የቤት እቃዎችን ትጠቀማለህ ይላል አዎ በጣም ነው የምትጠቀመው ምክንያቱም እቃዎች ቤት ውስጥ የምትፈልጋቸውን ስራዎች ለመስራት የሚያገለግሉ ስለሆኑ እነዚህን የቤት እቃዎች በጣም እጠቀማለሁ። ስለዚህ የጥቃቶች ትጠቀማለህ ተብሎ ለተጠይቀው ትያቄቂ ያው በሚገባ እጠቀማለሁ ለምሳሌ ዲሽ ውስጥ የሚገኙ ቁስ ለመስራት የሚያገለግሉ ድስቶች ማንክያ ሹካ እንደሁም መጥበሻ የመሳሰሉ እቃዎች ቤት ውስጥ ለመስራት በመስራት የምትጠቀማቸው እቃዎች ናቸው። እንሁም ደግሞ የተለያዩ ግራም ሳን ምንላቸው ለመደርደሪያነት ለመያዣነት ለመስቀመጫነት የተለያዩ ሰለማር ለማስቀመጫ እንጠቀምባቸዋለን ቅቤ ለማስቀመጫ እንጠቀምባቸዋለን። ስለዚህ የቤት እቃወቺን ትጠቀማለሁ ለሚለው ጥያቄ አዎ በሚገባ እጠቀማለሁ ለማለት ነው። መልሱ

በቤትህ ልዩ የሆነ መቀመጫ አለህ? ይላል። አዎ የሚገባ ምክንያቱም ብዙ ጊዜ ከስራ ስመለስ ጥሩ እረፍትን ይሰጥልኛል ብዬ የማስበው ቦታ እና- በአብዛኛው ቤት የምሰራቸው ስራዎች ካሉኝ- ቤቴ ውስጥ የምቀመጥበት ልዩ የሆነ ቦታ አለ። ያም ክፍል ምንድነው- ሳሎን ውስጥ መአዘን ላይ የተቀመጠ የሚመች ወንበር የተቀመጠበት እና እንዲሁም ያን ወንበር አንዳንዴ ስፈልግ ወደ መኝታ በመስገባት- ጥሩ የሆነ ሰዓትን ለማሳለፍ ጥሩ የሆነ ስራ ሰዓትን ለማሳለፍ እና- ጥሩ የሆነ ጊዜን ለማሳለፍ ስፈልግ የምጠቀምበት ወንበር ነው። ስለዚህ- አይነት አቀማመጦች እንደዚህ አይነት ቦታዎች ለአንተ ጥሩ እንድታስብ ጊዜ እንድትወስድ ራስህን እንድትመለከት ስለሚያደርጉ- ይሄ ወንበር ብዙ ጊዜ ጠቅሞኛል ብዬ አስባለሁ። ምክንያቱም እንደራሴ እንድመለከት እንዳስብበት ሰፊ የሆነ ሰዓትን ወስጄ ለራሴም ወደፊትም እንዳስብ ጠቅሞኛል። በዚህም የተነሳ- የራሴ የሆነ መቀመጫ ቤቴ ውስጥ አለ ለማለት ነው።

ቅሬታዎችን እንዴት ታስተናግዳለህ ይላል? አዎ ቅሬታዎችን አስተናግዳለሁ ምክንያቱም ቅሬታ እንዴት ታስተናግዳለህ ማለት ምን ማለት ነው? የመጀመሪያው ቅሬታ በደንብ ለማስተናገድ ጠቃሚው ነገር ምን አለ መሰለህ? ቅሬታዎች የመጡበትን መንገድ በደንብ መመርመር ነው። ሁለተኛ ቅሬታ አቅራቢዎቹ እነማን ናቸው የሚለውን መለየት ነው። ይሄንን ከለየ በኋላ ቅርታው የሚፈታበትን መንገድ ከምንጩ ጥናት ማድረግ ነው። ምክንያቱም ቅርቶ በተነሳበት ልክ መልስ መስጠት ያስፈልጋል ብዬ አስባለሁ። ስለዚህ ቅሬታወችን ምታስተናግድበት መንገድ ምንጩን ማጥራት። የቅሬታ ምንጭ ሆኖ ችግሮችን መለየት ስለዚህ ቅሬታ ምንጭ የሆኑ ችግሮችን ከተለዩና ቅሬታ አቅራቢዎቹ ከታወቁ እነዚያን መመለስ ቀላል ነው ብዬ አስባለሁ። ምክንያቱም ቅሬታ የመጣው ከሀገር ጉድለት ስለሆነ ስለዚህ የሀገር ጉድለት ማስተካከል ቅሬታን ስለሚፈታ ማለት ነው። ስለዚህ ቅሬታን ለመፍታት የአገልግሎት ጉድለት እና የተሰጠውን ቅሬታ በትክክል አጢኖ። የአገልግሎት ማስተካከያ ማድረግ ቅሬታን ይፈታል ብዬ አስባለሁ

እሺ የስራ ጊዜ ገደብ ታስተካክላለህ ይላል አዎ አስታክላለሁ ነው ምክንያቱም የስራ ጊዜ ገደብ ማለት የምስራቸውን ስራዎች በሰአት ለክቶ ማስቀመጥ ማለት ነው። ስለዚህ ይሄ ደግሞ መሆን ያለበት ነገር ነው። አንድ ስራ ስራ የስራ ጊዜ ግሬብ ያስፈልገዋል ለምሳሌ አንድ ሙሉ ክላስ ለማስተማር ከአርባ ደቂቃ እስከ ሃምሳ ደቂቃ መጠቀም ያስፈልጋል። ስለዚህ አሁን ጊዜውን ገደብኸው ማለት ነው ከዛ በላይ መሄድ አትችልም ከዛ በታች ማስተማር አትችልም ነው። ስለዚህ የስራ ጊዜ ገደብ በጣም ከፍተኛ የሆነ ጠቀሜታ ነው ያለው አንደኛ ጊዜም በአግባቡ እንድጠቀም ያግዛል። ሁለተኛ እቅድህን እንድታሳካ ከሚያግዙ ነገሮች አንዱ የሰዓት በእግዚአብሔር በሰአት ጊዜ ገደብ መስራትና ስራህን በተሰጠ ጊዜ ውስጥ ማከናወን ማለት ነው። ስለዚህ የስራ ጊዜ ገደብ ታስተካክላለህ ወይም ትጠቀማለህ ማለት ጊዜህን በአግባቡ ትጠቀማለህ እና ስራህን ውጤታማ ታደርጋለህ ስለሆነ መልሱ አዎ አስተካክላለሁ ነው የሚሆነው

ቃልን እንጠብቃለን ይላል። አዎ እጠብቃለሁ ምክንያቱም ቃልም መጠበቅ ማለት የሰው ልጅ መለኪያ ከሆኑ ነገሮች አንዱ ነው። ስለዚህ ሰው እስከሆን ድረስ እንስሳ እስካልሆን ድረስ ቃሉን ይጠብቃል ብየ አስባለሁ። ስለዚህ ቃል መጠበቅ ማለት ለራስ ታማኝ መሆን ማለት ስለሆነ። ቃል መጠበቅ ትልቅ ነገር ነው ብዬ አስባለሁ። ስለዚህ እኔም ቃል እንግዲህ ከሚጠብቁ ቃል የገባኋቸውን ነገሮች ከመፈጸም ወደኋላ ከማይሉ ሰዎች ወገን ብየ አስባለው። ስለዚህ ቃል ትጠብቃለህ ለሚለው ጥያቄ። አዎ በሚገባ እጠብቃለሁ። ይሄም ሰው የመሆን የመለኪያ ወይም ደግሞ በተለይ ሰው መሆን ብቻ ሳይሆን ደግሞ የተማረ ከሚባሉ ሰዎች ምመደብ ስለሆነ። ከአንድ ዩኒቨርሲቲ መምህር እና ከአንድ ዩኒቨርሲቲ ከሚኖር ሰው ቃሉን የማይጠብቅ ከሆነ ምን ሊጠብቅ ይችላል? ከዚህ ያ ሰው እና። በዚህ ልክ ማሰብ ስለሚያስፈልግና በዚህ ልክ መኖር ስለሚያስፈልግ። ቃልን እጠብቃለሁ ብዬ አስባለሁ ለማለት ነው

ስለ ቅርብ ጓደኛህ ንገረኝ ይላል? አዎ የቅርብ ጓደኛዬ ስሙ ፍቃዴ አላምረው ይባላል። አንድ ብቻ አይደለም በእርግጥ ያለኝ እኔ ጓደኛ አንተነህ ካሳው የሚባል ጓደኛ አለኝ ፍቃዴ አላምረው እንዳልኩህ መጀመሪያ የማስቀምጠውና ለብዙ ጊዜ ቅርበት ያለን ሰዎች ነን። ከዩኒቨርስቲ ጀምሮ ያለውን ህይወታችን በብዛት በአብዛኛው በቅርርብ እና በአንድነት ያሳለፍነው ስለሆነ። የቅርብ ጓድኛዬ የምለው እሱ ነው የመጀመሪያው ሁለተኛም አንተነህ ካሳው የሚባል። ጓደኛ አለኝ ሶስተኛ ደግሞ ንጉሴ በላቸው፣ ጌትነት መኳንንት፣ ጌትነት አብርሃም እነዚሀ ናቸው በዋነኝነት ግን ሁሉም የቅርብ ጓደኛ ናቸው። ጓደኞቼ ናቸው። ግን ብዙ ከምቀርባቸው ብዙ ከምንጠጋጋ በብዙ ሀሳቦች ከምን ከምንለዋወጥባቸው ሰዎች መካክል በቅድሚያ የማስቀመጥልህ ፍቃዴ አላምረውን ነው። ይሄ ሰው ማለት ከዩኒቨርሲቲ ጀምሮ የተዋወቅን ነን አብረን ያጠናን አብረን የቤት ስራዎችን የሰራን አብረን ቤተክርስቲያን የሄድን ነን። በብዙ ሀሳቦቻችን መካከል የመስምንስማማ ሰዎች ነን። ስለዚህ ምን ልበልህ ለቅርብ ጓደኛ ማለት ቢቻል። ከዚህ የበለጠ ነገር ካለ መዘርዘር ይቻላል ታማኝነት ተረጋግሮ መተማመን። የኔ ከሚል ከአንተ የሚል ሀሳቦችን ስናራምድ ቆይናል።

እሺ በትምህርት ቤት የምትወደው ትምህርት ምን ነበር ይላል? ትምህርት ቤት ውስጥ እወድ የነበረው ትምህርት ሂሳብና እንግሊዘኛ ነው። እንግዲህ እንደሚታወቀው ሂሳብ ማለት ብትሰራው የማይሰለችህ የማይደብርህ እንዲሁ ሌሎችን ትምህርቶች ሳጠና ከደደበረኝና ሌሎችን ትምህርት ሳጠና። ጥሩ ስሜት ካልተሰማኝ ጥሩ ስሜት ለማምጣት ሁሉ የምጠቀምበት የትምህርት አይነት ነው። አንደኛ ስሰራው ደስ የሚል ነው አያስደብርም አያጨናንቅም። ብዙ እንድታስብ በውስጥህ እንድትወያይ እና ሃሳብህን እንድታጠራቅም ወይም ደግሞ የትኩረት እንድታደርግ ስለሚያግዝህ። የትምህርት ዘርፍ ማለት ምን ልበልህ ብዙ ነገሮቹን የሚመጡ ናቸው። እና ሁለት ሁሉንም የሰውነት ክፍል መጠቀም የሚችል ነው። አእምሮህ ያስባል እጅህ ይፅፋል። ወረቀት ትጠቀማለህ ስለዚህ ሁሉንም የአካል ክፍል አቀናጅቶ ስለሚጠቀም የሁሉንም ትብብር ስለሚጠቀም። ብዙ ጊዜ አይደብርህም ድብርት ያስወግድልሃልና። በዚህ የተነሳ የምትወደው ሌላኛው እንግሊዘኛ ነው ይሄ በዋነኛነት ይሄ ደግሞ ትልቁ ጥቅም አለምአቀፋዊ ቋንቋ ስለሆነ በቀላሉ ለመግባባት ይጠቅመኝ ዘንድ ከሚል አንፃር በቃ በዚህ እሳቤ ልክ ስለምጠቅቅ ያዝናናኛል ያስደስተኛል። ከተለያየ ሰው ጋር ለማውራት ስለምጠቀምበት ማለት ነው።

በሰአት የምትደርሰው ሰው ነህ በሰአት የምትደርሰው ነህ ይላል። አዎ በሚገባ ምክንያቱም በሰአት መድረስ ማለት ምን ማለት ነው? ካልህኝ። ለምሳሌ ቀጠሮ ካለብህ የቀጠረህ ሰው ካለ የምታስጠብቀው ሰው ካለ የተወሰነው ውስደ ሰው ጋር የምትገናኝበት ሰው ስራ ካለብህ። በዚያ ስርዓት በዚያ ሰዓት እና በዚያ የስራ ሰዓት ቀድመህ መገኘት ማለት ነው እንደኔ እንደማውቀው ከሆነ ማለት ነው። ስለዚህ እንደሚታወቀው ለምሳሌ በቀጠሮ መዘግየት ሰዎችን ማስጠበቅ የሰዎችን ከእድሜያቸው ላይ መቀነስ ነው የሚል እሳቤም ስላለኝ። በቀድሞ መገኘትን ብዙ ጊዜ እመርጣለሁ አይደለም በሰአት መገኘት። ቀድሞ መገኘት ነው እኔ በብዛት የምከተለውና የምወስደው ማለት ነው። ስለዚህ በሰአት የምትደርስነህ ወይም በሰአት ትገኛለህ ወይ? ለስራ ቦታ ሊሆን ይችላል ለስብሰባ ሊሆን ይችላል ለቀጠሮ ቦታ እና ሰዓት ሊሆን ይችላል። ከእነዚህም ውስጥ ሰዓት አጠቃቀም ምንድነው? እንደማለት ነው። አዎ በሚገባ በሁሉም ቀድሞ መገኘትን አስባለሁ። ሁሌም እንደዚህ አድርጌ አውቃለሁ የተለየ ጉዳይ ካልገጠመኝ በስተቀር

እሺ የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ይላል? እንግዲህ እንደሚታወቀው የቴክኖሎጂ ችግርን ቴክኖሎጂን ጥቅም መሰረት ላይ አድርገህ ነው የምትፈታው። ለምሳሌ ሞባይል አልሰራ ቢልህ ፍሪጅ አልሰራ ቢልህ ሌሎችም በኤሌክትሮኒክስ አማካኝነት የሚሰሩ የዲስክ እቃዎች ሊሆን ይችላሉ። ኮምፒውተር ሊሆን ይችላል ብቻ ምን ልበልህ? ብዙ ነገሮችን ቴክኖሎጂ ችግሮችን የምትፈታቸው ቴክኖሎጂን በመጠቀም ነው። ምክንያቱም ቴክኖሎጂ ራሱ ሲሰራ ወይም ሲመሰረት ሲመሰረት ቴክኖሎጂያዊ ችግሮችን ቴክኖሎጂ መሰረት በማድረግ መፍታት እንደሚቻል። ሀፍቱን እስከነ መፍትሄው ችግሩን እስከነ መፍትሄው የሰጠ ስለሆነ። እኔ የማደርገው የቴክኖሎጂ ችግሮች ሲገጥሙኝ ቴክኖሎጂን በመጠቀም መፍታት ወይም በዛ ልክ መሄድ ነው ብዬ ነው የማስበው። ይሄንን ደግሞ ተጠቅሜቤት አድርጌው ችግሮችን ፈተችበትም አውቃለሁ

ፎቶዎች የት ታስቀምጣለህ? ይላል እንግዲህ ፎቶዎችን በተለይ መንገድ አስቀምጣለሁ የመጀመሪያውን የመጀመሪያው የኢሜል ቋትን በመጠቀም አስቀምጣለሁ ሁለተኛ የቴሌግራም ቋትን በመጠቀም አስቀምጣለሁ ሶስተኛ እንግዲህ ፊዚካሊ የተነሱ ፎቶዎች ወይን ያመጣችው ካሉ እነሱን ፎቶ ማስቀመጫ አልበም ውስጥ ነው ማስቀምጠው። ስለዚህ ፎቶዎችን የት ተስቀምጠለህ ለተባለው በምንድነው ያልተደረጉ ወይም ደግሞ ፕሪንት ያልተደረጉ ከሆኑ በኢሜል በቴሌግራም ማስቀመጫዎች እንደውም ደግሞ በኮምፒውተር የማስቀመጫ ቋት ውስጥ በሶስት ቦታ አስቀምጣችኋለሁ። የተነሱ ፊዚካሊ የምናያቸው ከአሁኑ ደግሞ የፎቶ አልበም ውስጥ ቤት ውስጥ ባለ መጸበይ መስራበም ውስጥ ነው የማስቀምጠው ማለት ነው ፎቶዎች የተነሱ ፎቶዎች

ሽሟኘት ትችላለህ ይላል አዎ በሚገባ ምክንያቱም ዋና ማለት እንደፈለገኸው ምናምን ሳይሆን ልጅ እያለ ከብቶችን ስታግድ ፍየሎችን ስታግድ በልጅነት በተለይ ቅድም እንደነገርኩህ መኸር የሚባለው ወቅት ወይም ክረምቱ ሊወጣ ሲል በጋው ሊገባ ስል መካከል ላይ ያለው ጊዜ ፀሀይም የሚጀምርበትም ስለሆነ ወንዞች ደግሞ ባህሪያቸው ወይም ቀለማቸው ንጹህ ስለሚሆን ምክንያቱም የሳር ጊዜ ስለሚሆን የተሸረሸረ አፈር ወይም አቧራ ጭቃ ይዞ መምጣት እድላቸው በክረምቱ ዘመን የነበረው ያለቀ እየጠራ ስለሚሄድ በዛ ሰዓት መዋኘት በጣም ነው የሚያስደስተው በጣም ነው የሚያዝናናው። የዘኔ ያለመደ እረኛ ወይም በዘን ጊዜ ያለመደ ዋና የለመደ ሰው ያለው ማለት ይከብዳል። ስለዚህ በብዛት ሁሉም ሰው ቢችለው ለመዝናኛ ሚጠቀምበት የጨዋታም አንዱ አካል ስለሆነ። ህይወት ምታሳልፍበት ስለሆነ በዛን ዘመን የለመድኩት የጨዋታ አይነት ስለሆነ ይወደዋለሁ ይመቸኛል እችላለሁ ለማለት ነው

እሽ የትኛውን የቀን ሰዓትን ትወዳለህ ይላል? የምሳ ሰዓትን ነው የምወደው። እንደሚታወቀው ምሳ ሰዓት ማለት ከስራ ቆይተህ ወይም ደግሞ በስራ ያሳለፈውን ጊዜ ለመዝናኛነት ስለምትጠቀምበት ይህን የስራ ሰዓት እወደዋለሁ። የምግብ ፍላጎቴም ጨምሮ ይመጣል ምክንያቱም ደክሞህ ነው የምትመጣው። ከስራው ውለህ ነው የምትመለሰው። በዛን ሰዓት የምትጠቀማቸው ነገሮች በሙሉ ያዝናናል ቡና ሊሆን ይችላል። ምሳ ሊሆን ይችላል። ከዛ በኋላ የምታደርጋቸው ሁሉ ስለሚያስደስቱኝ እንደገና ደግሞ ከብዙም ስራ የምትፈልጋቸውን ስራዎች ሰርተህ ጨርሰህ የምታርፍበት አብዛኛው ሆነ ማለቴ ነው። አብዛኛውን ስራዎች ሰርተህ ጨርሰህ የምታርፍበት ስለሆነ ከቀኑ የሚመች ሰዓት የምሳ ሰዓት ምንድነው? ወይም ደግሞ ከስድስት ሰዓት እስከ ስራ ሰዓት ድረስ ያለው ሰዓት ነው ብሎ ለማለት ነው። እውቀት አለኝ ጥያቄውን ለመመለስ

ኢንተርኔት አለህ ይላል። አዎ አለኝ ምክንያቱም ኢንተርኔት ስላለኝ አይደለ ይሄንን እንደዚህ አይነት መረጃዎችን የምንለዋወጠው እንደዚህ አይነት ማብራሪያዎችን የምንሰጠው። ኢንተርኔት ስላለ ነው ኢንተርኔት ባይኖር እንዴት መገናኘት እንችላለን? ኢንተርኔት እኮ አሁን አለምን በቅርብ እርቀት ካገናኙ የቴክኖሎጂ ውጤቶች መካከል አንዱ ነው። ኢንተርኔት ማለት እሩቅ ያለን ሰው ቅርብ እንድታገኘው እሩቅ ያለን ሰው። በተንቀሳቃሽ ምስል ሊሆን ይችላል በጥሪ መልክ ሊሆን ይችላል። በመላላኪያ መንገዶች የተለያየ የመገናኛ አዉታሮችን በመጠቀም ማህበራዊ ትስስር ገዝ ሊሆን ይችላል። ዋናውን የቴሌቪዥን ጣቢያ ሊሆን ይችላል እና እነዚህ እነዚህ ነገር በመጠቀም የምትገናኝበት አንዱ መንገድ ስለሆነ። እሱ ከሌለ ምን አለ? አለኝ በግሌ እጠቀምበታለሁ። ወርሃዊ የሆነ ክፍያ ያለው ኢንተርኔት ነው ያለኝ።

ስራ ትወዳለህ ስራህን ትወዳለህ ወይ ይላል አወ በሚገባ እወዳለው። ምክንያቱም ስራየን ብዙ ግዜ በተለይ መጀመሪያ እንዳልኩህ እንደጀምርኩ ብዙም ደስተኛ አልነበርኩም ነገር ግን ግዜ እየወሰደ ሲመጣ ብዙ ሰዓት ማሳለፍ ሲመጣ መላመድ ሲመጣ በርካታ ነገሮችን ማወቅ ሲመጣ ግን እየወደድኩት እያናፈቁት እስከ መሄድ እየቸኮልኩ ድረስ መጥቻለሁ ማለት ነው። እንግዲህ በተለይ ስራዬን የምወድበት አንድ ትልቁ ምክንያት የስራው ሁኔታ የስራው አካባቢ የሚሰጠው ነጻነት። የተሰጠ ሀላፊነት እና ምሰራው ስራ ወደ ፊትስታየው ሚሰጥህ ትልቁ ዋጋ ስራ እንድትወደው ያደርጋል ብዬ አስባለሁ። ከዚህም ውስጥ ደሞ እንግዲህ ማስተማርን ያህል ትውልድን መቅረጽ ያህል ከባድ ስራ እና ትልቅ ሀላፊነት ያለበት ስራ ነው ብየ ሰለማምንና ስለማስብ ስራዬን በሚገባና በትክክል እወደዋለሁ